ስራ ላይ ከሆንኩ ብዙም አልደዋወልም ስራዬም ከመደዋወል ጋር የተገናኘ ስላልሆነ የቢሮ ስራ ስላልሆነ ፎከስ ለማድረግ የምሞክረው እዛው ቢሮ ላይ በሚሰሩ ስራ ብቻ ነው። ከዚህ ውጪ ስልክ አልደዋወልም ከቤተሰብ ጋርና ከጓደኛ ጋር ከሆነ ግን በማንኛውም ሰዓት አንስቼ ላወራ እችላለሁ። ነገር ግን ይሄን ያህል እደዋወላለሁ ብዬ ቁጥሩን መናገር አልችልም

ፎቶ ማንሳት ትወዳለህ ወይ? አዎ እንዴ ፎቶ ማንሳት በጣም ነው የምወደው ምክንያቱም ፎቶ ማለት በቃ በሆነ አመት ላይ ሆኖ ያንን ዘመን እንዴት እንደኖርነው ለማየት የምናስቀምጠው ማስረጃችን ነው በቃ ፎቶ ማንሳት እኔ ከሌላው በተለየ እኔ በጣም ነው የምወደው በጣም ነው የምወደው ፎቶ እንግዲህ ማንሳት አለምን በሌሎች ሰዎች አይን የሚታዩ ውበቶችን ለይቶ ማየት መቻል ማለት ነው ዝም ብሎ የትርፍ ጊዜ ማሳለፊያ ብቻ ሳይሆን ጊዜን ገትቶ የማቆየት የአስማት ሀይልም አለው አሁን ፎቶ ማንሳት ማለት ነው በቃ እዚህ ዘመን ላይ እንደዚህ እኮ ነበርኩኝ እንደዚህ አይነት አደረግኩኝ እንደዚህ አይነት ፊዚካል አፒራንስ ነበረኝ እያልን የምን የምናስቀምጠው ፎቶ ነው እንግዲህ ፎቶ ማንሳት ትዝታን ማስቀረት ይቻላል በቃ የሚወዷቸውን ሰዎች የሄድንባቸውን ቦታዎች እና የተሰማንን ደስታ ለዘላለም በምስል ለማስቀረት ፎቶ ማንሳት ግድ ነው አንድ የተራ ነገር ምሳሌ የወደቀ ቅጠል ወይም የዝናብ ጠብታ በካሜራ ሲያውት እጅግ ማራኪ ሆኖ ሊታይ ይችላል ለውጥ እንዲኖር እናደርጋለን ፎቶ ማንሳት በራሱ ታሪክን መናገር ነው አንዳንድ ጊዜ በቃላት መግለጽ የሚያቅተንን ስሜት በአንድ ፎቶ ብቻ ለአለም ማሳወቅ ይቻላል በቃ አንድ ምስል ከሺህ ቃላት በላይ ይናገራል እንደሚባለው ማለት ነው የምናስቀምጠው ፎቶ ነው እንግዲህ ፎቶ ማንሳት ትዝታን ማስቀረት ይቻላል በቃ ማንሳት ማለት ትንፋሽን አቁሞ ሁሉንም ስሜቶች በአንድ ነጥብ ኢዲት ይደረጋል ይጨማመርበታል ፎቶ ሲነሳ አሁን ብዙ ጊዜ ትውስታን ለማስቀረት ነው ሰርግ ላይ ጥምቀት ላይ ትልልቅ በዓላቶች ላይ ፎቶ አነሳለሁ እኔም እነሳለሁ በሰልፊም በፖርትሬትም እነሳለሁ

ቅሬታን እንዴት ታስተናግዳለህ? ቅሬታ ማለት እንግዲህ አንድ ሰው በተሰጠው አገልግሎት ደስተኛ አለመሆን የሚለውን ርዕስ ይይዛል። ስለዚህ ቅሬታን እንዴት ማስተናገድ አለብን የሚለው አንደኛ የሰጠናቸው ለአገልግሎት በሱ ቅር ተሰኝተው ከሆነ ቅሬታ ከሚያነሳው ሰው አስተያየት ተቀብለን ተበድሎ ከሆነ በስነምግባር እሱን ቅር እንዳይለው ማድረግ አለብን። ቅሬታ የምንቀበልበት መንገድ አንደኛ በአካል ሰውየው ተበዳዩ ወይም ቅሬታ የተሰኘው ሰው መጥቶ እኛን በአካል ቅር የተሰኘበትን ነገር ጠይቀነው እንዲነግረን ማድረግ ነው። ሁለተኛው ደግሞ ሰውዬ የሚፈራ ከሆነና አብዛኞቹ በስራ ቦታ የማይገኙና ጊዜ የማይኖራቸው ከሆነ በኢሜል በወረቀት በደብዳቤ ቅሬታቸውን እንዲገልጹ እናደርጋለን። እኔም የምከተለው እንደዚህ አይነቱን ነው።

የጨረቃ ብርሃን ትወዳለህ? የጨረቃ ብርሃንእማ እወዳለሁ ምኑ ይጣላል ጨረቃ የፍቅር መገለጫ ናት። ጨረቃ ብርሃኗ እንደ ፀሀይ ስለማያቃጥል ጥሩ የመዝናኛ አየር ስላላት እንወዳታለን ጨረቃ። ጨረቃ ብዙ ጊዜ ከፍቅረኛ ሞችጋር የሚደረግ ሽር ሽር ሲኖር የጨረቃ ብርሃንም ማየት

በቤቴ ውስጥ በቤትህ ምን አይነት የቤት እቃዎች አሉ? አልጋ አለ ሶፋ አለ ወንበር አለ የምግብ ጠረጴዛ ማቀዝቀዣ የልብስ ማጠቢያ ምድጃ ቁም ሳጥን የወጥ ቤት ካቢኔት የመጽሐፍ መደርደሪያ መጋረጃ ምንጣፍ መስታወት እነዚህ ሁሉ አሉ። አሁን ለምሳሌ ከዚህ ውስጥ አልጋ አሁን አልጋዬን እንቅልፍ እተኛበታለው የአካል እረፍት አረግበታለው ጤናማ አልጋ የጀርባ ህመም ስለሚከታተል። ሶፋና ወንበር አለ ቤተሰብ አንድ ላይ ሆኖ እንዲጫወት እንግዳ ለመቀበል ዘና ለማለት ያገለግላል። የምግብ ጠረጴዛ ቤተሰብ ተሰብስቦ በስርዓት ምግብ እንዲመገብና ግንኙነት እንዲያጠናክር ይረዳል። ማቀዝቀዣ እጠቀማለው ምግብ እንዳይበላሽብኝ በደህንነት እንዲቆይ ትኩስ ነገሮችን እንዳስቀምጥበት። የልብስ ማጠቢያ ማሽን እጠቀማለው ከፍተኛ ጉልበት ስራን በማቃለል ጊዜን ይቆጥባል። ምድጃ አለኝ ምግብን በፍጥነትና በንጽህና አበስልበታለሁ። ቁም ሳጥን አለኝ ልብሶች ሳይጨማደዱ እና አቧራ ሳይነካቸው ለማስቀመጥ ያገለግላል። ወጥ ቤት ወይም ካቢኔት አለ የምግብ ቅመማ ቅመም ሳህን ማንኪያ ምናምን በስርዓት እንዲቀመጥ ያደርጋል። መጽሐፍ መደርደሪያ መጽሐፍ ሰነድ በቅድም ተከተል እንዲቀመጥና ለቤቱ ውበት እንዲሰጡ ይረዳል። የጌጥና የውበት እቃዎች አሉኝ። መጋረጃ አለኝ የቤት ውስጥ ሚስጥርን ለመጠበቅ የብርሃን መጠን ለመቆጣጠር ለቤት ውበት እጠቀምበታለው። ምንጣፍ ወለሉ እንዳይቀዘቅዝ ድምጽ ለመቀነስ የክፍሉን ቀለም ለማድመቅ ይጠቅማል። መስታወት ራስን ለመመልከት። በቃ እነዚህ እነዚህ ይጠቀማል

የድርጅት ዝግጅቶችን ትሳተፋለህ? አልሳተፍም እድሉንም አግኝቼው አላውቅም ግን በምንሰራበት አካባቢ ሆስፒታል ስለሆነ አንዳንዴ የሚደረጉ ስብሰባዎች እና ትሬኒንጎች የሚሰጡ ስብሰባዎች ካሉ እነሱ ላይ እሳተፋለሁ እንጂ ትልልቅ ድርጅት ላይ የአክሲዮን ሼር ምናምን ምናምን ላይ ተሰብስቤ አላውቅም እና እዚህ ተሰብስቤ አላውቅም አላውቅም።

የአካባቢ ገበያ እንዴት ነው የአካባቢ ገበያማ ሰው ከሩቅ አገር ከገጠር ይመጣል ይሰበሰባል። ሁሉም ያለውን ይዞ ይወጣል በነገራችን ላይ አዲስ አበባ የሚባል አካባቢ እዛ ስንኖር ሁል ጊዜ ገበያ አለ እነ መርካቶ ጀሞ ፒያሳ የሚባሉ የገበያ ማዕከሎች ስላሉ አይዘጉም። ግን በአጭሩ ለማሳየት ያክል። ባካባቢያችን ያሉ ገበያዎች ጥሬ እቃዎች ይሸጣሉ የኮምፒውተር የኤሌክትሪክ መለዋወጫ አቃዎች መኪኖች የማይሸጥ ነገር የለም። ሁሉም ይሸጣል

ሃይማኖታዊ ግብር ታከብራለህ ግድ ነው ሃይማኖታዊ ግብርማ ይከበራል ከምናከብራቸው ማለቶች የመስቀል፤ ጥምቀት፤ መውሊድ እና የኢድ በዓላት የሚባሉ አሉ። እንግዲህ ጥምቀትን እናከብራለን በየአመቱ ጥር አስራ አንድ ቀን የሚከበር ሲሆን በአለም ቅርስና የተመዘገበ ሌላው ደማቅ ባዓል ነው ዝግጅቱ ታቦታት ከቤተክርስቲያናቸው ወጥተው በባህር ማዶ ጥምቀት ባህር ያደራሉ ደስ የሚል ነገር አለው እናከብራለን ማለት ነው

ይቅርታ መጠየቅ ቀላል ነው ወይ? ይቅርታ መጠየቅ እንደ ቀላል ነገር የምታይ ነገር አይደለም ቀላል አይደለም። ይቅርታ ማለት ላጠፋነው ጥፋት በደለኛ ሆነን ተጸጽተን ያንን ሰውዬ ሄደን ይቅርታ ስንጠይቅ ቀላል ነገር አይደለም ይቅርታ። ትልቅና ከባድ ነገር ይቅርታ ማድረግ በእግዚአብሔር ፊትም የሚያሰጥ ክብር ሞገስ አለ። የበደልነውን ሰው ሳናውቅ በጥፋት ያስቀየምነው ነገር ካለ ሄደን አሱን ይቅር በለኝ ማለት ትልቅ ትልቅነት ነው። በአስተሳሰብ የበሰሉ ሰዎች ናቸው። በሃይማኖታችን ይቅርታ ማድረግ ትልቅ ቦታ አለው። ኢየሱስ ክርስቶስ የሰው ልጅ ባጠፋበት ዘመን ወደዚህ ምድር መጥቶ የሰውን ልጅ ያዳነው። ይቅርታ ተባባሉ ብሎ በመጽሐፍ ቅዱስ ጽፏል ይቅር ተባባሉ። ያ ማለት ይቅርታ ትልቅ ቦታ አለው ማለት ነው። ይቅርታ ቀላል የሚሆንበት ጊዜ አለ። አንድን ሰው አስቀይመነው ትልልቅ ጥፋቶች እና ትንሽ ጥፋቶች ሚባሉ አሉ ትንሽ ጥፋት ከሆነ ሄደን መጠየቅ አለብን። ግን ቀላል አይደለም ከልባችን ትልቅ ኢነርጂ አዉጥተን ነው መጠየቅ ያለብን